አንድ ቦታ ስፔሲፊክ ተቀምጨ ሌላ ቦታ የለኝም ሁሉም ልቀመጥ እችላለሁ እንጂ አንድ ልዩ የሆነ ቦታ መቀእጫ ቦታ የለኝም። ሁሉም ቦታ ነው የምቀመጠው። የተለየ የተመረጠ ቦታ ካልሆነ የለም።

አዎ ግዴታ ነው መጠበቅ ሁሉንም ነገር መጠበቅ ግዴታ ነው። ካልጠበክ ምንም ነገር ስለማይሆን የሆነ ነገር እስከሚሆን ድረስ መጠበቅ ግዴታ ነው። ምክንያቱም አማራጭ ሌላ አማራጭ ስለማይኖር። ነገር መጠበቅ የግድ ነው ማለት ነው።

አዎ በጣም በጣም አድካሚ ነው። ከአድካሚም አድካሚ ነው የመጨረሻ አድካሚ ስራ ነው። በቃ ቀኑን ሙሉ ስትኳትን ስትኳትን ስትኳትን መዋል ነው በቃ ስትደክም ስትሰራ መዋል ነው በቃ አድካም የሆነ ስራ ነው። እንደ ድክመቱ እንደ አድካሚነቱ ደግሞ አይቀይርም አይለውጥም የማይገኝበት ስራ